አዎ ቀልድ መናገር በጣም እወዳለሁኝ ምክንያቱም ቀልድ ከተናገርክ የሆነ ጥሩ ስሜት ይሰማሃል ከሰው ጋር ታወራለህ ከዛ በኋላ ያው ህይወትን ጥሩ ይሆናልና። ሁል ጊዜ መጥፎ ነገር ከሆነ ግን መጥፎ ያው ህይወታችንን መጥፎ እየሆነ ስለሚሄድ። እኔ ቀልድ መናገር ደስ ይለኛል ማለት ነው። ያው እናገራለሁም እጫወታለሁ ማለት ነው በዚህ ነው የምገልጸው።

ብዙ ጊዜ የምተኛው ብቻ የምተኛበት ሰዓት ከ ይለያያል ስድስት ሰዓት አለ አምስት ሰዓት አራት ሰዓት አሁን ግን ጠዋት በጠዋት ስ መነሳት ስለምፈልግ ያው አራት ሰዓት ነው ም እየተኛው ያለሁኝ። ትንሽ አረፍ ብዬ ከዛ አስር ሰዓት አስራ አንድ ሰዓት ተነሳለሁ ማለት ነው። ይሄንን ደግሞ ቶሎ ወደ ስራ ወደ ቤተክርስቲያን እንድሄድ ይረዳኛል ማለት ነው

በራት ስኩራል ነበር ስኩራል ነበር ስኩራል ነበር ስራ ካለብኝ ነው የምጨነቀው እንጂ ዘነብይ ነው የምተኛው እረፍት አደርጋለሁኝ ማለት ነው። ብዙ ጊዜ ሰጥታኝ ኖረዋል እና አንዳንድ ጊዜ ጥሩ ነገር ነው ብዬ ፈጣሪ ለኛ እንድረጋ ያደረገው ነው ብዬ አስባለሁኝ። ስለዚህ አንገት አንድ ወራት ከቸገረኝ ደግሞ ይሄን አጠቅማለሁ

ማታ ከስራራ በኋላ የማደርገው ወደ ቤት እሄድና አንዳንድስ ያልተጨረሱ ነገሮች ካለኝ እጨርሳለሁኝ። ከቤተሰብ ከልጆቼ ጋር እጫወታለሁኝ። እንደዚሁ አንዳንድ ጊዜ ከማየት የሆነ ነገሮችን እሰራለሁ ከዛ እርፍ አድርጌ እተኛለሁኝ ማለት ነው። ስልክ ላይም አንዳንዴ ያው እቆያለሁ ብዙ ጊዜ አያለሁ

ዋይፋይ እጠቀማለሁ አዎ አሁንም ዋይፋይ እየተጠቀምኩኝ ነው እያወራሁ ያለሁኝ ሶ ዋይ ፋይ በጣም እጅግ አስፈላጊ ነው። ምክንያቱም ከሌላ ጋር። ከሌላ አለም ከመገናኘት ከፈለክ የሆነ እንትን አለ ያለው ዋይፋይ በዳታ ደግሞ በጣም አስቸጋሪ ስለሆነ እኔ ዋይፋይ እጠቀማለሁኝ ማለት ነው። በየጊዜው ትንሽ ፈጣን ባይሆንም እጠቀማለሁ

እኔ የምጠቀመው ሳሙና አሁን ሀገር አክል ሳሙና የምጠቀመው እሱን ከተለያየ ተፈጥሮ እጽዋቶችን አና አንዳንዴ የክራ ከሰል እንዲሁም የሳተ ገሞራ አፈር የተሰራ ሳሙና ነው ምጠቀመው ቆንጆ ነው ተፈጥራዊ ሳሙና ነው። ሽበሰቡ ደግሞ ሽበሰቡ ይበላል። ተፈጥራዊ ሳምና ኦርጋኒክ ነው ምጠቀመው ማለት ነው

እኔ እንግዲህ ወቅቶችን አልመረጥም። ጥሩም ሆነው ደስ የሚለው ያው ክረምት። ደስ ይላል በጋም ደስ ይላል አክችዋሊ። ሁሉም ደስ ይላል ምንም ችግር የለብኝም እኔ ከእሱ ጋ። ምክንያቱም ሁሉም የራሱ የሆነ ጸጋ የራሱ የሆነ ጥቅም የራሴ የሆነ ሁኔታ ስላለው። ሚደብርም ሊኖረው ይችላል በጣም ቢኖረኛው ግን ደስ ይላል ተፈጥሮ ስለሆነ።

አዎ ይቅርታ መጠየቅ ቀላል አይደለም እውነት ለመናገር ይቅርታ ለመጠየቅ ያው ቆራጥነት ጠይቃል ትዕግስት ጠይቃል ትህትና ይጠይቃል እና ቀላል ነገር አይመስለኝም። እኔ ዝም ብየ ሳስበው ቀላል ነገርም አይደለም ቀላል ነገርም አይመስለኝም ቀላል ነገር ነው ብዬ መውሰድ አልፈልግም። ያው መንፈሳዊ መሆንም ያስፈልጋል

እንግዲህ አዲስ አመት የማከብርበት መንገድ ያው እንግዲህ ከወላጆቼ ከቤተሰቦቼ ብቻ የኔ የቀረቡ ሰዎች የምላቸውን ከእነሱም ጋር እከብራለሁ። ከዛ እንደገና ቤተክርስቲያን በዋናነት ቤተክርስቲያን ደግሞ እሄዳለሁኝ ማለት ነው። እሱ ነው ምክንያቱም በየጊዜው አዲስ አመት የሰጠኝ ፈጣሪ ስለሆነ ክሱን አመሰግንበታለሁኝ ማለት ነው

ቤተሰብ እንግዲህ በየጊዜው እንሰበስባለን። ለቁርጥ እንደ ለቁርስ እንሰበስባለን ለመሳ ለእራት። አንዳንድ ጊዜ ደግሞ በዓል ሲሆን ደግሞ ለጨዋታ እንሰበሰባለን። ስለዚህ በየጊዜው እንሰበስባለን እናወራለን እንጫወታለን ማለት ነው። ይሄንን ደግሞ በማዕከላችን ጥር ግንኙነት ፍቅር መተሳሰብ እንኖር ያደርጋል ማለት ነው

እንግዲህ እኔ ችግር የለብኝም በቤቱ ውስጥ መቀመጥ እችላለሁኝ ከቤት ውጪ እዎጣለሁኝ እዎጣለሁኝ ከፈለኩኝ እንደየምሰራው ስራ አይነት ይለየዋል እኔ በዛ አመኖች ችግር የለብኝም ማለት የሆነ እንደዚህ መሆን አለበት ምናምን ብዬ የምጨነቅበት ጉዳይ የለኝም እዛ ላይ ምክንያቱም ውጪ ብትሆንም ወይ ውስጥ ብትሆንም ዋናው ነገር ምን ትሰራለህ ወይም ደግሞ አላማህ ነው ሚወስነው።

ትራስ እንግዲህ ድሮ ድሮ ለት አንተ ጥቅም ነበር አሁን ግን ያለችኝ አንድ ናት በቤታችን ግን ወደ አራት የሚሆኑት ትራሶች አሉ። ስለዚህ ቤተሰቦቼ ይጠቀሙታል እኔ ደግሞ አንድ እጠቀማለሁኝ ወይ ማለት ነው። ተራስ ትንሽ ቀነስ ያለ ነው የምፈልገው በጣም ከባድ ከሆነ አልፈልግም ቀነስ ያለ አይነት ነው የምንጠቀመው ማለት ነው።

አዎ ሽቶ እጠቀማለሁኝ ሽቶ ጥሩ ነው። ሲበ ብዬ አስባለሁኝ ሽቶ እጠቀማለሁ በአጠቃላይ ምክንያቱም ሽቶ የሰውነታችን የሚወጣ በላብ ምናምን የሚወጣ ሽታ ምናምን ስላለው እነሱን ለመቀየር ይጠቅማለህ ማለት ነው። እና ሽቶ ብዙ ጊዜ ባይሆንም ያው ቀለል ያለ ሽቶኝ እጠቅማለሁኝ ማለት ነው። በህይወቴ

የኔ ስራ የሚርቀው እንግዲህ ብዙ አይነት ስራ በርግጥ የምሰራው ግን ዋናው የተቀጠርኩበት ስራ ግን ከቤቴ ምናልባት በጣም ፈጣን ከሄድኩኝ አምስት ሰባት ደቂቃ በጣም ቀስ እያልኩኝ ግን ደግሞ ወደ አስራ አምስት ደቂቃ ሊፈጅ ይችላል ማለት ነው። እና በጣም ቅርብ ነው። ለዛም ብዬ ውድ ቤት ነው የተከራየውት በቅርቡ ማለት ነው።

የምወደው ጣፋጭ ምግብ እንግዲህ በጣም ለየት ያለ እንኳን ባይሆንም ግን ደግሞ ለየት ያለ ምግብ ቢኖር ደግሞ ደስ ይላል ግን እኔ ችግር የለብኝም እርጎ እወዳለሁኝ። ጥሩ። ዶሮም አሳም እነዚህ እወዳለሁ። ከዛ ውጪ ያለ ደግሞ ማንኛውም ነገር እኔ ችግር የለም። ያው አሰራር ነው ዋናው የሚወስነው ነው ማለት ነው

ወደ ስራዬ አሁን በሰአት ነው የምደርሰው ምክንያቱም ከሰአት ከሳለፍኩኝ ስራ ስለሚል በተቻለ መጠን ስላልሰአል ላይ መሳለፍ እሞክራለሁኝ ማለት ነው። ይህንን በሰአት መገኘት ማለት ያው ጥሩ ነገር ሲሆን ብዬ ነው የማስበው። እና ስለዚህ በተቻለ መጠን በሰአት ለመገኘት ነው የምሞክረው ማለት ነው።

አሁን እንኳን መጽሐፍ ማንበብ ላይ ደክሚያለሁ በጣም በጣም በጣም በጣም ስለዚህ መጽሐፍ ማንበብ እወዳለሁ። እፈልጋለሁ መጽሐፍ ማንበብ እፈልጋለሁ እና መጽሐፍ እያነበብኩኝ አይደለም በአሁኑ ሰዓት። ለዚህ ለቀጣይ ግን ያው ማንበብ አለብኝ እንጂ አሁን ግን በጣም በቃ ኦልሞስት ዳርጋ የለም ማለት እችላለሁ። ስለዚህ ይሄንን ማስተካከል ያለብኝ ይመስለኛል። አንድ ደከማ ጎን ያየሁት በህይወቴ ማለት ነው